የቤት እንስሳ አለህ? ወሄ ነው የቤት እንስሳ አለኝ። የቤት እንስሳ አሉኝ የተለያዩ የቤት እንስሳዎች አሉኝ። ብዙ አይነት የሚባሉ ያው በገጠር አካባቢ እንደ መገኘቴ ብዙ አይነት የቤት እንስሳዎች አሉኝ። ለምሳሌ እንደ አህያ ፈረስ ፍየል በግ እንደዚሁም ደግሞ ላም በሬ እነዚህን የመሳሰሉ የቤት እንስሳዎችዎች አሉኝ። ያው የቤት እንስሳዎችዎች የቀንድ ከብት እና የጋማ ከብት ተብሎ ይለያሉ። እንዴ ከብትን በሬና ላም ያሉት የቀንድ ከብት ተብሎ ሲጠሩ የአህያ ፈረስ እንደ በቅሎ ያሉ ደግሞ የጋማ ከብት ተብሎ ይጠራሉ። እንደሱም ደግሞ ለማዳ የሆኑ የቤት እንስሳዎች አሉ ድመት አሉኝ። ድመት አለኝ ከዛ ውሻም አለኝ እነዚህ እነዚህ የቤት እንስሳዎች አሉኝ። እኔ በቤት ውስጥ ማለት ነው። እንግዲህ እነዚህን እንስሳዎች የተለያየ አገልግሎት አላቸው። ሁሉም አሁን ለምሳሌ ፈረስን ብናይ ፈረስ ለተለያየ እያገልግሎት የሚውል በጣም ጠቃሚ የሆነ የቤት እንስሳ ነው ማለት ነው። ለምሳሌ ለትራንስፖርት አገልግሎት ያገለግላል ማለት ነው። ፈረስ እንግዲህ ከተ ከአንድ ቦታ ወደ አንድ ቦታ ሰውን ለሟጏጏዝ የሚያገለግል የቤት እንስሳ አይነት ነው ማለት ነው። አብዛኛው ጊዜ ለትራንስፖርት አገልግሎት ነው እሱን የምንጠቀመው። ለምሳሌ ለሰርግም ሊሆን ይችላል ለለቅሶ እንደዚሁም ደግሞ ለሌላ ዘመድ ለመጠየቅ ይሁን ከአንድ ቦታ ወደ አንድ ቦታ። በተለይም ደግሞ ለመኪና አመቺ ባልሆነበት መንገድ መኪና በማይገባበት አካባቢ ፈረስ ለመቆም ደንነት በጣም ጠቃሚ ከሆኑት እንስሳዎች አንዱ ነው ማለት ነው። እንደዚሁም ደግሞ በሰርግ ሰዓት የወንዱ ሙሽራ የሴቷን ሙሽራ ከአንድ ቦታ ወይም ከእሷ ቤት ቤት ወዲህ እሱ ቤተሰቦች ቤት የሚያመጣበት የባህላዊ መንገድ መጏጏዣ ነው ማለት ነው። ፈረስ በሌላ በኩል ደግሞ አነስ ባሉ ከተማዎች እንደ ጋሪ ሆኖ ያገለግልል ማለት ነው። ጋሪ ማለት እንግዲህ እቃዎችን ወይም ሰዎችን ከአንድ ቦታ ወደ አንድ ቦታ ርካሽ በሆነ የሚያጓጉዝ ማለት ነው። እንግዲህ ከኋላው እንዴ መኪና አይነት እንትን ተሰርቶለት ከበፊት እሱ ሆኖ በፈረሱ ኢነርጂ የሚሽከረከር የመኪና ቅርጽ ያለው ተሰርቶለት እንደ ጋሪ አገልግሎት ይሰጣል ማለት ነው። በመኪና አካባቢ እንደዚሁም ደግሞ አህያን ስንመለከት አህያ እንግዲ በገጠር አካባቢ የተለያዩ እቃዎችን ከአንድ ቦታ ወደ አንድ ቦታ ለማጓጓዝ የሚያገለግል ነው ማለት ነው። እንግዲህ እንደ ውሃ ሊሆን ይችላል ይችላል እንደውም በተለያዩ የቤት እቃዎችን ሸቀጣ ሸቀጦችን እነሱን ለማጓጓዝ ይጠቅመናል ማለት ነው። በተለይ አህያ በገጠር አካባቢ በጣም ብዙ አገልግሎት የሚሰጥ እንደዚሁም እህል ለመውቂያነት ያገለግላል ማለት ነው። እህልን ከአንድ ቦታ ወደ አንድ ቦታ ለማጓጓዝም ተመራጭ የትራንስፖርት አገልግሎት ይሰጣል ማለት ነው። እንደዚህም በሌላ በኩል በግና ፍየልን ስንመለከት እነሱን እንግዲህ አብዛኛውን ጊዜ በመሸጥ የግቢ አገልግሎት እና እንደዚሁም ለስጋ ምርት የስጋ ምርት ያስገኛሉ ማለት ነው። እነሱን በማረድ ከእነሱ የሚወጣውን ስጋ ከፍተኛ የሆነ ፕሮቲን ያለው በመሆኑ ለስጋ አገልግሎትና እንደዚሁም ተሽጠው ገበያ ላይ የገበያ አገልግሎት ያስገኛሉ ማለት ነው። እንደዚሁ በሬን ስንመለከት በሬ እንግዲህ አንደኛ የስጋ ምርት አገልግሎት የሚሰጥ ነው። ሁለተኛ ደግሞ በገጠር አካባቢ ወይም ትራክተር በሌለበት አካባቢ የእርሻ ስራን የሚያቀላጥፍልን ዋናኛ መሳሪያችን በሬ ነው ማለት ነው። እንግዲህ በገጥር አካባቢ አብዛኛውን ክፍል እንደ ኢትዮጵያ አብዛኛውን የእርሻ ስራ የሚከናወነው በበሬ ነው ማለት ነው። እና በሬ በጣም አስፈላጊና ጠቃሚ የቤት እንስሳህ ነው ማለት ነው። እንዲሁም በመሸጥ ለበዓላት በመሸጥ ለገዥውም የስጋ አገልግሎት እንደዚሁም ለሻጩ ደግሞ የገቢው ምንጭ ነው ማለት ነው። በሌላ በኩል ላምን ስንመለከት ላም እንግዲህ ወተት የምትሰጥ ጠቃሚ የሆነች የቤት እንስሳ ናት። እንደዚሁም ደግሞ በመውለድ የእንስሳት ብዛትን የምታባዛ የሆነች ናት ማለት ነው። እንግዲህ በእሷ ከምትታለበው ወተት እኛ የወተት አስተዋጽኦን የምናገኝ ይሆናል ማለት ነው። ወተት እንግዲህ በጣም ለሰውነታችን ጠቃሚና ገንቢ ከሆኑ የመጠጥ አይንሰጥ አይነቶች አንዱ ነው ከእንስሳት የሚገኝ የመጠጥ አይነት ነው። ወተት እንግዲህ በአለማችን ላይ እንደምታውቀው በጣም ጣፋጭና ተወዳጅ የምግብ አይነት ነው ማለት ነው። በሌላ በኩል እንግዲህ ውሻን ስንመለከት ውሻ እንግዲህ ለተለያዩ አገልግሎቶች ይውላል ማለት ነው። በቤት ውስጥ ውሻ በጣም ጠቃሚና ደስ የምል የቤት እንስሳ ነው ማለት ነው። አብዛኛውን ጊዜ ውሻ አገልግሎት የሚሰጠን የተለያየ አንስሳዎች አራዊቶች ወይም ደግሞ ጠላቶችን ለመጠበቅ ነው ማለት ነው። እኛን ከአደጋ ለመከላከል አብዛኛው ጊዜ የሚረዳ የእንስሳት ነው ማለት ነው። እንደዚሁም ድመት ስንመለከት ድመትም እንደዚሁ በጣም ደስ የምትልና በቤት ውስጥ ለማዳ የሆነች እንስሳ ስትሆን እሷም ደግሞ በጣም እንደዚህ ለተለያዩ አራዊቶች በቤት ውስጥ አስቸጋሪ ለሆኑ አራዊቶች የጥበቃ አግልግሎት ትሰጠናለች ማለት ነው። ለምሳሌ እንደ አይጥ ላሉ ነገሮች በጣም አስፈላጊ የቤት እንስሳ ነች ማለት ነው። እንግዲህ እነዚህን የመሰሉ የተለያዩ ቤት እንሳዎች አሉኝ ማለት ነው። ጥቅማቸውም